ሰላም ሰላም ጤና ይስጥልኝ እንግዲህ የቀረበልኝን ጥያቄ ምላሽ ለመስጠት እወዳለሁ። የቀረበልኝ ጥያቄ ምን አይነት ጫማ ትወዳለህ ይላል ማለት ነው? እንግዲህ ያው እኔ የምወደው ጫማ ሽፍን ጫማ ብዙ ጊዜ መልበስ ይመቸኛል ማለት ነው። ሽፍንም ሆኖ ሼራ ይሁን የጫማ እጅግ በጣም አለ እኔ የሚመቸኝና የምፈልገው አይነት ነው ማለት ነው። ይህ የሆነበት ምክንያት እንግዲህ ጅ ሼራ ጫማ ተቆዳ ጫማ አንፃር ሲነጻጸር። በሚቆሽበት ጊዜ እንግዲህ በቀላሉ ውስጡንም በደንብ አጥበን እንዲሁም ደግሞ ሌላ መጥፎ ጠረን በሚያመጣበት ጊዜ በቀላሉ አጥበን ድጋሚ መልበስ እንደምንችል ስለሚያስችልና ለሽታው አሪፍ ስለሆነ ነው ማለት ነው። እንዲሁም ደግሞ በተጨማሪ ሽፍን ጫማን የመረጥኩበት ምክንያት እንግዲህ ይህ ሽፍን ጫማ ከተለያዩ አቧራዎችና ከተለያዩ መጥፎ ነገሮች ስለሚከላከልልን ሽፍን ጫማን ከነጠላ ጫማ ከመልበስ ይልቅ በተሻለ ሁኔታ ምወደውና የማደርገው የምጠቀመው ጫማ ነው ማለት ነው። በርግጥ ግን ጫማ ያው እንግዲህ የሰው ልጆች እንደየፍላጎታቸው የተለያየ የጫማ ፍላጎት አላቸው ማለት ነው። አንዳንዶቹ ነጠለ ጫማ አዘውትረው የሚለብሱ አሉ። ለምሳሌ የኔን ጓደኛ ብናይ እንግዲህ ሶስት ጓደኞች አሉኝ እናም ሶስቱን በተራ ስለ ሶስቱ ምርጫ እነግራችኋለሁ ማለት ነው። ከሶስቱ መካከል እንግዲህ ሞገስ የሚባለው እንደኔ ሽፍን ጫማን ለብዙ ጊዜ የሚጠቀምና ሽፍን ጫማን የሚወድ ነው ማለት ነው። እንግዲህ ከሽፍን ጫማዎችም ለመካከል ደግሞ ሸራ ወይም ደግሞ ቶርሽን ጫማ እጅግ በጣም ይመቸዋል ማለት ነው። ይህንም የመረጠበት ምክንያት እንግዲህ ይህ ሸራና ቶርሽን ጫማ በክብደቱም በጣም ቀላል ይሆናልና በአሁኑ ሰዓት ዘመናዊና ሰዎች በጣም የሚፈልጉት ጫማ በመሆኑ ለእሱ መጫወትን ይሰጠዋል ማለት ነው። እኔም እንግዲህ ከእሱ ጋር በተያያዘ የኔም ፍላጎት እንደዛ ነው ማለት ነው። ነገር ግን ሌላው ዘለቀ የሚባለው ጓደኛዬ ደግሞ ነጠለ ጫማ አዘወተሮ በጣም ይለብሳል እንደውም ሁሌው ክላስም ሆነ የትም ሲንቀሳቀስ የሚለብሰው ይህንን ነጠላ ጫማ ነው ማለት ነው። እናም በአጠቃላይ እንግዲህ የጫማ ምርጫችን እንደየሰዎቹ ልዩነት የተለያየ ቢሆንም እኔ ግን አብዝቼ የምለብሰው ሽፍን ጫፍማ ነው ማለት ነው። ሽፍን ጫማ እንግዲህ ብዙ አይነት ጠቀሜታወች አሉት ብለናል ከብርድም እንዲሁ ወይም ደግሞ ከተለያዩ አዳጋዎች ይከላከላል ማለት ነው። ለምሳሌ ነጠላ ጫማ ከለበስን ግን እንቅፋት ለምሳሌ ሊመታንንና ጥፍራችንን ወይም ደግሞ ሌላው የእግር ክፍላችንን በቀላሉ ሊጎዳን ይችላል ማለት ነው። ሽፍን ጫማን የምንጠቀም ከሆነ ግን እንደዚህ አይነት ጉዳቶች በቀላሉ ስለምንችል እንግዲህ ሽፍን ጫማን መልበስ እንደኔ በጣም አሪፍ ነው ብዬ እወስዳለሁ ማለት ነው። እናም ሰዎች እንግዲህ እንደየራሳቸው ምርጫ ሽፍን ጫማን ወይም ደግሞ ነጠላ ጫማን ሊለብሱ ይችላሉ ማለት ነው። ከዚህም እንግዲህ ሽፍን ጫማን ሆኖ ራሱ ሽፍን ጫማ የሚለብሱትም ግማሾቹ ቆዳ ጫማ ይለብሳሉ ማለት ነው። በተለይ ግን ሽማግሌዎች ቆዳ ጫማ ሲለብሱ ይታያል ማለት ነው። ነገር ግን ወጣቱ ማህበረሰብ የሚለብሰው በአሁኑ ሰዓት ሸራና ቶርሽን የሆኑ ጫማዎችን አዘወትሮ ይለብሳል ማለት ነው። ከዚህም እንግዲህ እኔ ደግሞ ሽፍን ጫማ ሆኖ በተለይ የ ኤር ኤር የሚል የጫማ ብራንድ ያላቸው ጫማዎችን መልበስ በጣም ደስ ይለኛል ማለት ነው። ከዚህ በመቀጠል ደግሞ የፑማ ጫማ በጣም ደስ ይለኛል። እንዲሁም ደግሞ የቬተናም ምርት የሆነና በጣም ደስ የሚል የጫማ አይነት በመሆኑ ያንን ጫማ እንግዲህ አዙትሬ እለብሰዋለሁ ማለት ነው። እናም እንግዲህ የጫማ ምርጫችን እንደየሰው አይነት የሚለይ ነው ማለት ነው። እናም እኔ የምነግራችሁ እንግዲህ የጫማ ምርጫችን እንደዚሁ የሚወሰን አይደለም እንዲሁም ደግሞ የአየር ንብረቱም የጫማ ምርጫችንን ይወስነዋል ማለት ነው። ከዚህም በተጨማሪ እንግዲህ ሰአቱም እንደዚሁ የጫማ ምርጫችንን ይወስነዋል እንዲሁም የምንውልበት አሁን ለምሳሌ እኔ ወደ ስራ የምሄድ ከሆነ ሽፍን ጫማ ለብሼ መሄድ ያስደስተኛል። ነገር ግን ቤቴን ምውል ከሆነ ደግሞ ነጠላ ጫማን መልበስ እንዲሁ በጣም ያስደስተኛል። ከዚህም በተጨማሪ እንግዲህ ከአየር ንብረት ጋር ወይም ደግሞ ሁኔታዎች ያልንበትም እንዲሁ ዝናብ የሚጥል ከሆነ ግን ይሄ እነዚህን ሸራ ጫማ ለብሶ መሄድ በጣም ያስቸግራል ምክንያቱም እነዚህ ጫማዎች ስለሚበሰብሱና የእግር ሽታን ስለሚያበላሹ ነው። ስለዚህም እንግዲህ በዚህን ሰዓት ነጠላ ጫማ መልበስ በጣም ያስደስተኛል። ከዚህም በተጨማሪ ወክ ወይም ደግሞ የተለያዩ ጉብኝት የሚሄድ ከሆነ በተለይም ደግሞ ሰፈር አካባቢ ወክ የምወጣ ከሆነ ነጠላ ጫማ ለብሼ መንቀሳቀስ በጣም ሰላም ይሰጠኛል ሰላሜን ይሰማኛል ማለት ነው። እውነት እንግዲህ እንደዚህ አይነት ጫማ ለብዙ

ሰላም ሰላም ጤና ይስጥልኝ እንግዲህ የቀረበልኝን ጥያቄ በደስታ ለመመለስ እወዳለሁ ጥያቄውም የቤት እንስሳ አለህ የሚለው ማለት ነው። ምላሽም አዎ የቤት እንስሳ አለኝ እንግዲህ የቤት እንስሳ ስንል ብዙ አይነት የቤት እንስሶች አሉ ማለት ነው። እንግዲህ የቤት እንስሳ ማለት ያው እንግዲህ እየተለያዩ የቤት ውስጥ እንስሳቶችን ያጠቃላል ማለት ነው። ከእነዚህም መካከል እንግዲህ በሬ ላም አህያ ፈረስ ዶሮ በግ ፍየል የመሳሰሉትን ያጠቃላል ማት ነው። እንግዲህ ከእነዚህም ከዘረዘርኳቸው መካከል እንግዲህ በሬ አህያ ፍየልና በግ የኔ ያሉኝ ሲሆን ደሮም እንደዚሁ ማለት ነው እና እነዚህ የቤት እንስሳዎች እንግዲህ ለኔ እጅግ በጣም ብዙ አይነት ጠቀሜታዎች አላቸው ማለት ነው። ከእነዚህም ጠቀሜታዎች መካከል እንግዲህ ለምሳሌ ላምን ብንመለከት ይቺ ላም እንግዲህ ለኔ እጅግ በጣም ጠቃሚና በጣም ልዩ የሆነ አገልግሎት የምትሰጥ የእንስሳት ወይም ደግሞ የቤት አይነት ነች ማለት ነው። ይህም ሲባል እንግዲህ ከላም የተለያዩ የወተት ተዋጾዎችን በቀላሉ ማግኘት ይቻላል ማለት ነው። ይህ የወተት ተዋጾ አይነት ደግሞ ለሰው ልጅ የምግብነት እጅግ በጣም አስፈላጊ ናቸው ማለት ነው። ከዚህም በተጨማሪ እንግዲህ ይህ ከወተት ተዋጾዎችን በመሸጥ የተለያዩ የገቢ ምንጮችን ማግኘት ያስችላል ማለት ነው። እና በአጠቃላይ እንስሳቶች ከፍተኛ የሆነ ጠቀሜታ አላቸው ማለት ነው። በቀጥታም ሆነ በተዘዋዋሪ የገቢ ምንጭ ናቸው ይህም ሲባል እንግዲህ እንስሳቶችን ለምግብነት እናውላለን ማለት ነው። ለምሳሌ በግ በማረድ ስጋዋን መብላትና መጠቀም ያስችላል ማለት ነው። ይህ ስጋ እንግዲህ ከምግብ አይነቶች ተወዳዳሪ የሌለው የፕሮቲን ንጥረ ምግብን የሚይዝ ለምግብ እጅግ በጣም አሪፍ የሆነ ከንሳት ውስጥ የሚገኝ የምግብ አይነት ነው ማለት ነው። እናም በአጠቃላይ እንግዲህ እነዚህ የቤት እንሳቶች ከፍተኛ የሆነ ጠቀሜታዎች አሏቸው ማለት ነው። በተለይ ወደ ግጠራማው የሀገሪቱ ክፍል ስንሄድ አብዛኛው ሰው በማርባትና የተለያዩ አዘርትን በመዝሪት በማምረት ይስተዳደራል ማለት ነው። ምክንያቱም ወደ ገጠር አካባቢ ያለው ማህበረሰብ አርሶ አደር በሚባለው የስራ ዘርፍ ላይ ተሰማርቶ የሚኖር በመሆኑ እንስሳትና ሰብል እንስሳት እርባታና ሰብል ማምረትን በከፍተኛ ሁኔታ ይዘዋል ማለት ነው። እናም እንግዲህ እነዚህ የቤት ህንፃዎች ለሰው ልጅ እጅግ በጣም አስፈላጊ የሆኑ ናቸው ማለት ነው። ይም ሲባል እንግዲህ በቀጥታ ለምግብነት በመዋልም ሊሆን ይችላል እንዲሁም በመሸጥ የተለያዩ ነገሮችን ለመግዛት ብር በማፍራት ማለት ነው የተለያዩ ነገሮችን ለመግዛት ያስፈልጉናል ማለት ነው። እንግዲህ በአጠቃላይ እንስሳቶች ለሰው ልጅ በጣም አስፈላጊ ነገሮች ናቸው ማለት ነው። እናም እንግዲህ እኔ የተለያዩ እንስሳቶች በመኖራቸው በቀላሉ ህይወቴን ቀለል አድርጌ እንደኖር አግዞኛል ማለት ነው። ከዚህም በተጨማሪ እንግዲህ እንስሳት ከእነሱ ላይ የሚገኘው ጽዳጅ እንግዲህ ለብዙ አላማ ይውላል ማለት ነው ከእነሱ የሚገኘው ጽዳጅም እንግዲህ ለማገዶ ማብሰያነት ወይም ደግሞ ለምግብ ማብሰያነት በእንደማገዶ በመሆን ያገለግላል ማለት ነው። ይህም እንግዲህ ተከብቶች የሚገኘው እበት ተጠፍጥፎ ተደረቀ በኋላ ምግባችንን በቀላሉ ለማብሰልና ምግባችንን በየበሰለ መልኩ ለመጠቀም የሚያስችለን ነገር በመሆኑ እንግዲህ የእንስሳቶች ከፍተኛ ወይም ደግሞ ዘርፈ ብዙ የሆነ ጠቀሜታ አላቸው ማለት ነው። ከዚህም በተጨማሪ እንግዲህ ለምሳሌ ብናይ ከበግ የሚገኘው ኮረኮር ወይም ደግሞ ፍግ ብለን የምንጠራው እንዲሁ እንጀራ በምንጋግርበት ጊዜ እንደ ፍግ በመሆን ወይም ደግሞ ለተለያዩ ማብሰያዎች እንጠቀመዋለን ማለት ነው። እንግዲህ በአጠቃላይ እንስሳቶች ከፍተኛ የሆነ ጠቀሜታ አላቸው። እናም እነዚህ የቤት እንስሳት እንግዲህ የራሳቸው የሆነ እንክብካቤ ሊደረግላቸው ይገባል ማለት ነው። ምክንያቱም እነዚህ እንስሳቶች በእንክብካቤና በጥሩ ሁኔታ ካልተያዙ የሚሰጡትን አገልግሎት ሊቀንስ ወይም ደግሞ እነርሱም ሊወድሙና ሊጠፉ ይችላሉ ማለት ነው። እናም እንግዲህ እነዚህ የቤተነሳቶች የሰው ልጅ በጣም ለሰው ልጅ በጣም አስፈላጊ እንደመሆናቸውም መጠን በጥሩ ሁኔታ በንክብካቤና አሪፍ በሆነ ኮንዲሽን ወይም ደግሞ አሪፍ በሆነ ሁኔታ ውስጥ ሊኖሩ ይገባል ማለት ነው። ፈረስንም ብናይ እንግዲህ ለተለያዩ መጓጓዣዎች እቃንና የሰው ልጄን ከቦታ ቦታ ለማድረስ እጅግ በጣም ከሚያስፈልጉን ነገሮች ውስጥ አንዱ ይመደባል ማለት ነው። አህያም እንደዚሁ እንግዲህ ለትራንስፖርት ወይም ደግሞ ቃል ለማቋቋም በተለይም ደግሞ የተለያዩ የግብርና ምርቶችን ከደበይ ወደ ቤት ወይም ደግሞ ከአውድማ ወደ ቤት እህሎችን ማለትም የተመረጡ ህሎችን ለማስገባት ስለሚያስችለን ይህንን አህያ የተባለውን እንስሳ እንግዲህ በእንክብካቤ ልን

እሺ ሰላም ሰላም ሰላም ጤና ይስጥልኝ እኔ እጅግ በጣም ደህና ነኝ እንግዲህ ከዛሬ ዛሬ ማቀርብላቹህ የቀረበልኝ ጥያቄ ማለት ነው። ስለ ቅርብ ጓደኛህ ንገረኝ? የሚል ነውናም እንግዲህ ስለ ቅርብ ጓደኛዬ የተወሰነ ነገር ልነግራችሁ እወዳለሁ። እንግዲህ የቅርብ ጓደኛዬ የምለው ሞገስ ይባላል ማለት ነው። እንግዲህ ይሄ ጓደኛዬ ለኔ ሁሉ ነገሬ ነው። እንግዲህ ለሰው ልጅ ጓደኛ ወይም ደግሞ ለሰው ልጅ አስፈላጊ ለሰው ልጅ ሰው አስፈላጊ እንደመሆኑ መጠን ጓደኛም ደግሞ ከዚህ ከሰው ከምንለው ነገር በጣም የቀረበና የኛ ሁሉ ነገራችን ማለት ነው። ይሄ ማለትም እንግዲህ የቅርብ ጓደኛ ማለት ስለኛ ሁሉንም ሚስጥር የሚያውቅ ምናልባትም የግል ሚስጥር ከሚባለው ውጪ ያለውን በሙሉ ለእርሱ የምንነግረውና የተለያየ ምክርን የሚሰጠን ማለት ነው። እንግዲህ ጓደኛ የቅርብ ጓደኛ ማለት በጣም የምንወደውና ሁለነገራችን የሆነ ሰው ማለታችን ነው። እንግዲህ ይህ ጓደኛዬ ለኔ ሁሉ ነገሬ ነው። ሲከፋኝ ስደሰትም አብረን የምንደሰት ሲከፋኝ ደግሞ አብሮኝ የሚከፋና ስለኔ የሚጨነቅ ነው ማለት ነው። ከዚህም በተጨማሪ እኔም እንደዚሁ ለእርሱ የቆምኩና እሱ ሲከፋ እኔንም የሚከፋኝ ሲደሰት የምደሰት በአጠቃላይ ሁሉ ነገር የሆነ ማለት ነው። እንግዲህ የቅርብ ጓደኛ ማለት ስለኛ ብዙ ነገር የሚያውቅ ማለት ነው። ለምሳሌም ስለኔ ያለኝ የፍቅር ግንኙነት ስለኔ ያለኝ የተለያየ ነገር በሙሉ ለእርሱ አንድም ሳላስቀር እነግረዋለሁ ማለት ነው። እንግዲህ የቅርብ ጓደኛ ማለት ወሳኝ የሆነና ለእኛ በጣም አሪፍ የሆነ የተለያየ ችግር በሚቀጥመን ጊዜ ችግራችንን የሚያቀልልን ችግራችንን የሚያቀልልን ወይም ደግሞ የተለያየ ነገር የሚመጣብን እንኳን ሀላፊነት ወስዶ የኛን ችግር ችግሩ ብሎ የኛን ደስታም እንዲሁ ደስታው ብሎ በእኛ ደስታ የሚደሰትና ችግራችን የሚደሰት ጓደኛ ማለታችን ነው። እንግዲህ የቅርብ ጓደኛ ማለት በጣም ወሳኝ ነው ማለት ነው። በማንኛውም ቦታ ሆነን ጓደኛ እጅግ በጣም ወሳኝ ነው ማለት ነው። በተለይም ደግሞ ሌላ ሀገር ወይም ደግሞ አካባቢያችን ወይም ተሰፈር ወጣ በምንድነው ጊዜ የግዴታ ጓደኛ እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም ብቻን መሆን እጅግ በጣም የሚከብድና ለብቻ ነገሮችን መጋፈጥ እጅግ በጣም አስቸጋሪ በመሆኑ የቅርብ ጓደኛ እጅግ በጣም አስፈላጊና ለ ሆላችንም ሊኖረን የሚገባ ነገር ነው ማለት ነው። አብዛኛው ሰው እንግዲህ የተወሰነ ነፍስ ታወቀ በኋላ የራሱ የሆነ የቅርብ ጓደኛ ይኖረዋል ማለት ነው። እንግዲህ ለዚህ የቅርብ ጓደኛውም የተለያየ ነገር ያማክረዋል። ለምሳሌ ስራ ስራውም ሊሆን ይችላል ስረ ትምህርትም ሊሆን ይችላል። እንዲሁ ደግሞ ማፍቀር ወይም ደግሞ የፍቅር ግንኙነት ለመግባት ከፈለገም ቅድሚያ ለቁንቁን ጓደኛው በመናገር ይሆነኛል አይሆነኝም የሚለውን ነገር ሊያቀርብለት ይችላል ማለት ነው። እንግዲህ በአጠቃላይ የቅርብ ጓደኛ ማለት የኛ ሁሉ ነገራችን ማለታችን ነው። እናም እንግዲህ እኔ የምነግራችሁ የቅርብ ጓደኛዬ ማለት ለኔ ሁሉ ነገር የሆነና የኔን ነገር በሙሉ የሚያውቅ ሳጠፋ የሚመክረኝ ስበረታ ደግሞ በሱ ቀጥል ጎበዝ እያለ የሚያበረታኝ ማለቴ ነው። እናም ሁላችሁም የቅርብ ጓደኛ እንዳላችሁ ተስፋ አደርጋለሁ። ሁሉም እንግዲህ ተቅርብ ጓደኛው ጋር የሚኖረው ቅርበት የተለያየ ነው ማለት ነው። እኔ ግን ከጓደኛዬ ጋር ያለኝ የቅርበት እጅግ በጣም የተለያየ ነው። አንድ ቀን እንኳን ወጥቼ ሳደር እኔም እሱን እንጨነቃለን እናም ደግሞ በቴክስት በደውልም እንደዚሁ ደቂቃ በደቂቃ በሰአት በሰአት እንደዋወላለን። ናፈቅከኝ እኮ እየተባባልን በስልክ እየተደዋወልን ውስጣችን እጅግ በጣም እስከሚረበሽ ድረስ በጣም ተለማምደናል። እንደውም አንድ ትዝ የሚለኝ ነገር አለ። አንድ ቀን የእግር ኳስ ውድድር ሆኖ ለትምህርት ቤት ማለት ነው ሌላ ቦታ ሄድኩኝና ለሶስት ቀን ነበር የቆየሁት። እናም እዛ ስቆይ እንግዲህ እየጻፈ ጨነቀኝ እኮ አትመጣልኝም ወይ ወይም ደግሞ እኔ ልምጣ እያለ ቴክስት ይጽፍልኝ ነበር ማለት ነው። እናም ይሄ የሚያሳየው እንግዲህ እጅግ በጣም መላመዳችንን ነው ማለት ነው። ሁሉም እንግዲህ እንደዚህ አይነት ጓደኛ ሊኖረው ይችላል ወይም ደግሞ ብዙም ያልተቀራረቡ ነገር ግን ጓደኛማዎች ተብለው የሚጠሩ ሊኖሩ ይችላሉ ማለት ነው። እና የኔ ጓደኛዬ ነገር እጅግ በጣም ያሳስበኛል ማለት ነው። ከእሱ ርቁ መኖር እጅግ በጣም ይከብደኛል። ምናልባትም እንግዲህ ትምህርታችንን ጨርሰን ወደ ሁላችንም ወደ ሀገር ቤት ስንመለስ እንዴት እንደምኖር ሳስብ በጣም ይሰቀጥጠኛል። እናም እንደዚህ አይነት ጓደኛ ያላችሁ ከሆናችሁ ታድላችኋል ማለት ነው። እንግዲህ ጓደኛ መሰረት ነው ጓደኛ አስፈላጊ ነው ማለት ነው። እና ጓደኛ እንግዲህ ብዙ ጠቀሜታዎች እንዳሉት ለመናገር ሞክሬያለሁ ማለት ነው። ሁላችሁም ጓደኛ ልታበጁ ይገባችኋል ጓደኛ በጣም መሰረታዊ